ሹራብ መስፋት አልችልም አጠቃላይ ጥልፍ ምናምን ነገር መስራት አልችልም። ልምድ የለኝም። ነገር ግን አንዴ አንዴ ካየሁ የትኛውም ነገር መስራት ይችላል እችላለሁ። ሹራብ ኖርማል ስፌት ከሆነ መስፋት እችላለሁ ግን ሹራብ መሸመን ከሆነ ሽመና ምናምን አልችልም። በማሽን መስፋት ከሆነ እሰፋለሁ

በጣም የተፈጥሮ ነገር የሚያስጠላ ነገር የለም። እንደዚያም ብቻ ሳይሆን የተፈጥሮ ነገር ሁሉም ነገር በጣም ደስ ይላል። ያ ስለሆነ በተፈጥሮ ውስጥ መራመድ በጣም ነው የምወደው። ከዛ ደግሞ ጉም ሲሆን ዳመናማ ምናምን ነገር ሲሆን። በዛ ውስጥ መራመድ በጣም ደስ ይላል

አዎ በተወሰነ ደረጃ የስርዐት ሽራዎችን እከተላለሁ። ምክንያቱም ትርፋማ ለመሆን ወይም ደግሞ ውጤታማ ለመሆን የስራ አሰራሮችን መከተል ግድ ስለሚል። እኔም ደግሞ እንደ ማንኛውም ሰው የስራ አሰራር ሁኔታዎችን እከተላለሁ።

ቤቴ ውስጥ የቤት እቃዎች ሁሉም ነው የሚባል ደረጃ የለም። የተወሰነ ነገር ባይኖርም ሁሉም በሚባል ደረጃ አለ። ፍራሾች ምናምን አልጋ ብርድ ልብስ። በቃ ነገር አለ ቲቪ ቲቪ ስታንድ ቁም ሳጥን

ወደ ስራ የትኛውንም አይነት ልብስ እለብሳለው። ጅንስ ሊሆን ይችላል ቱታ ሊሆን ይችላል። ጃኬት ሊሆን ይችላል ሸሚዝ ቲሸርት ልብስ እለብሳለሁ። ያለኝን ልብስ። ለብሼ ወደ ስራ መልስ ይችላል

እንዴት አላቅም የመንገዴን ስም አቅለው ሁል ጊዜ የምመላለስበትን መንገድ ስም? አውቃለሁ። ግን የትም ሁል ጊዜ የምመላለስበት ስለሆነ ካላወኩት ደሞ እንዴት ልመላለስ እችላለሁ። ይሄ ስለሆነ አውቃለው አዎ።

በምችለው ነገር ላይ አዎ ቃሌን ጠብቃለው። ምክንያቱም ቃል የሚፈርስ ነገር ስላልሆነ በምችለው ላይ ቃሌን እጠብቃለሁ። በማልችለው ነገር ግን። ቃሌን መጠበቅ ይከብዳል ምክንያቱም የማትችለው ነገር የማትችለው ነገር ስለሆነ ማለት ነው

ነው ዜና በመስመር ላይ አነባለሁ። በጣም ነው የማነበው። ግን ዜና ወሳኝነት ያለው መረጃ። ምንጭ ስለሆነ ዜና በመስመር ላይ በጣም አነባለሁ። ዘ ጋርዲያንስ። ቢቢሲ የተለያዩ ጋዜጣዎችን አነባለሁ በመስመር ላይ

የኔ ደንበኛ እርካታን አላሳውቅም። ምክንያቱ እኔ ብዙ ብዙ ደንበኛ ስለሌለኝ። ቋሚ ደንበኛ ስለሌለኝም የደንበኛ እርካታን ባሳውቅም። ላሳውቅስ ለማንም ነው የማሳውቀው

ዝናብ ሲዘንብ ደራርቤ ለብሼ ቁጭ እላለሁ ወይም ደግሞ እተኛለሁ ወደ ቤት ከሆንኩኝ እተኛለሁ ሲዘንብ ደስ የሚል እንቅልፍ ስለምትተኛ። ዝናብ ሲዘንብ እኔ ብዙ ሰዓት እተኛለሁ ማለት ነው። ምክንያቱም ዝናብ ሲዘንብ ያስደስታል ደስ ይላል እንቅልፍ ደስ የሚል እንቅልፍ ትተኛለህ

ሽማግሌዎችን በጣም ነው የማከብረው በጣም ቃላት የለኝም እነሱን የማከብርበት ቃላት የለኝም። እነሱን በምን አይነት ሁኔታ ማክበር እንዳለብኝ የምገልጽበት ምንም አይነት ቃላት የለኝም። ምክንያቱም ሽማግሌዎች አባቶች ናቸው እናቶች ናቸው። ስለዚህ በጣም ነው የማከብራቸው።

እንደዚህ ቅዳሜና እሁድ እኔ ስራ ነውሁልጊዜ ቅዳሜ ይሁን እሁድ ይሁን ሰኞ ይሁን ማሰኞ ይሁን ሁል ጊዜ ስራ ስለሆነ እንደሆነ ስራ ላይ ነኝ። ቅዳሜ እና እሁድ በዚህም ቅዳሜና እሁድ ስራ ላይ ነው። እኔ

ከደምበኞች ጋር አዎ እሰራለሁ። ምክንያቱም ያው ስራ የሚሰራው ከደምበኛ ጋር ስለሆነ። ከደመኞች ጋር እሰራለሁ። የተወሰነ ስራ ስለምታንቀሳቅስበት እሰራለሁ።

የሰራ እድገት አዎ በጠሩኝ የፈለኩት ያን የትኛው ነው ሰር እድገት እንዲኖረው ነው ይፈልጋል። እኔም ደግሞ የስራ እድገት እንዲኖረኝ እፈልጋለሁ። ምክንያቱም የተሻለ ህይወት ለመኖር የተሻለ ኑሮ ለመኖር መኖር። የስራ እድገት ያስፈልጋል።

ቤተሰብ መብዛቴን ሰበሰበው በበዓል ጊዜም የበአል ጊዜ ቤተሰብ ይሰበሰበሰባል። ሳቅና ደስታ ጫውታ ነው። በበዓል ጊዜ ነው በቃ ቤተሰብ ሚሰበሰበው በብዛት ማለት ነው።

አንድ ስለውጥ ቴክኖሎጂ መማር በጣም ነው የምወደው። በጣም ምክንያቱም ሁሉም ነገር ከቴክኖሎጂ ጋር ነው የሚሆነው። እና ቴክኖሎጂ ግድ ነው። በተለይ በዚህ ዘመን ቴክኖሎጂ አስፈላጊ ስለሆነ አዎ ቴክኖሎጂ መማር እወዳለሁ

የዛሬ ያየር ሁኔታ ፀሀያማ ነው። ከፍተኛ ሙቀት ያለበት ፀሀይማ ነው ቀን ያሳለፈው ከዛ ደግሞ እየቀነሰ እየቀነሰ ወደ ብርድነት እየተቀየረ ይመጣል ማለት ነው። ማምሻ አካባቢ ደግሞ ብርድ ነው።